ትወዳለህ ላልከኝ ጥያቄ ማር በጣም እወዳለሁ ምክንያቱም በጣም ማር የተፈጥሮ ንጥረ ነገር ስላለው ሰውነታችን በጣም ታውስማሚን ስለሆነም ሀይል ሰጭ ሙቀት ሰጭ ስለሆነን ማርም በጣም ነው የምወደው። በተለይ እንደዚህ ከተፈጥሮ በማህበረሰቡ በገጠር አካባቢው በገጠር አካባቢ የሚገኘው ማር ለየት ያለ ለሰውነት ተስማሚ ስለሆነ እሱን በጣም እወዳለሁ

መቀበል ትወዳለህ? አዎ አስተያየት መቀበል እወዳለሁ ምክንያቱም አንድ ሰው ከስህተቱ የሚማረው ወይም የሚያስተካክለው አስተያየት ሲቀበል ነው። እኔም አስተያየት በደንብ ነው ምወደው በደንብ ነው ምቀበለው ሁሌም አስተያየት እቀበላለሁ። ግን ያልሆነ አስተያየት ሳይሆን እኔን የሚገነባ እኔን የሚያስተካክል አስተያየት እቀበላለሁ። ምክንያቱም አስተያየት ለወደፊቱ ህልሜ በጣም ወሳኝ ስለሆነ